አዎ ከስራ ባልደረቦቼ ጋር ጥሩ የሚባል ግንኙነት ያለኝ ሰው ነኝ። ያው በመስሪያ ቤት ውስጥም ከብዙ ሰው ጋር እንግዲህ ያው በሰላም በምንም በብዙ ጊዜ በብዙ ነገር ብቻ እንገናኛለን ያው በዛ የምንፈጥረው ጥኑ ግንኙነት አለ ሁላችንም አንድላይ ተሰባስበን የምናደርገው ጥሩ የሆነ ደግ ግኑኝነት አለ። እነዚህን ነገሮች ያው አንድላይ ሆነን እናደርጋለን። እንዲሁም ደግሞ በሌላም ጉዳይ ሊሆን ይችላል። በተለያዩ የስራ ጉዳዮች ላይ እንደዚህ ጥሩ ግንኙነትን መፍጠር አስፈላጊም ስለሆነ ያው ከሰው ጋር መገናኘትም ያው ጥሩ ነገርም ነው አስፈላጊም ነገርም ስለሆነ። ከሰዎች ጋር እንግዲህ ከስራ ባልደረቦቼ ጋር ጥሩ የሚባል ግንኙነት አለኝ። ያው እኔም ደግሞ ያው ከሰዎች ጋር ያው መግባባ ምናምን አይነት ሰው ስለሆንኩኝ በዛ በቃ በዛ ያው አልቸገረም ብዙ ሰው ለመወቅ ምናምን ብዙ ሰው ለመረዳት ብዙ ሰው ለመርዳት ምናምን ብዙ አለ የሚቸገር አይነት ሰው አይደለሁም። ለዛ ያው ጥሩ ግንኙነት ብቻ አለኝ

በሳቴ የምደርስ ሰው ነኝ ማለት ያስቸግራል ትንሽ ትንሽ ያስቸግራል። ያው ምክንያቱም እንግዲህ እኔ ተማሪ ስለሆንኩኝ ያው በምማርበት ትምህርት ቤት ውስጥ እንግዲህ በአብዛኛው ጊዜ የምደርሰው ሰልፍ አካባቢ ሲሆን ነው። ያው ሰልፍ አካባቢ ላይ ነው የምደርሰው። ያው ከዛ በኋላ እንኳን ያው ስለሚይዝ አሁን የመጣ ህግ ነበር። እንደውም በር እንትን ላይ ማለት በር መዝጋት ጀምሯልና ያረፈደ ተማሪ እዛ ያው እንዳይዘገብኝ እኔ ቀድሜ የምችለውን ያህል ቀድሜ ተነስቼ እንትን ለማለት ቶሎ ለመድረስ እሞክራለሁ። ግን ያው አብዛኛው ጊዜ ያው የምደርሰው ሰልፍ አካባቢ ሲሆንብኝ ነው። እና ሰልፍ ያው መዝሙር ተዘምሮ የስንዴ ቀለማ መዝሙር ይዘመረና ያው እንገባለን ያው። ያው እንግዲህ ምክንያቱም እኔ ቶሎ የማልደርሰው ያው የስንፍና ችግር ወይም ደግሞ ያው የመንቀራፈፍ ሳይሆን ያው ቤቴ ውስጥ ሆኜ ብዙ ስራ ስለምሰራ ነው። ብዙ ነገር ነው የራሴን የግል ነገሮችን ነው የማደርገው። እና ያው ቀድሜ አስራ ሁለት ሩብ ጉዳይ ሲሆን እንደውም እኔ የምነሳው እና በዛ ሰዓት እንግዲህ እኔ ወርክአውት አደርጋለሁ ስፖርት እሰራለሁ። ጸሎት አደርጋለሁ። ሽንት ቤት እጠቀማለሁ አልጋዬን የማነጥፈው እኔ ነኝ። ምናምን በዛ ብቻ በጣም ብዙ ብዙ ሰዓት የሚይዙ እንትኖች ስላሉ ብዙ ሰዓት የሚይዙ ማደርጋቸው የኔም ማደርጋቸው ሀቢቶች ወይም ልማዶች ስለሆኑ እነዛ ነገሮች ያው ብዙ ታይም ስለሚወስዱብኝ ነው። በጊዜ ለመድረስ የሚከብደኝ እንጂ ያው ከመንቀራፈፍ እና ከስንፍና ወይም በጊዜ ካለመነሳት ጉዳይ አይደለም። ማለት ነው።

እኔ የምወደው መጠጥ እንትን ነው ያው ለስላሳ ነው። ለስላሳ በጣም ነው የምወደው። ያው ግን ያው ይሄን ያህል ብዙም ተጠቃሚ አይደለሁም። ያው ብወድም ያው ከጤናም አንፃር ስለሆነ እነዚህን ነገሮች ማብዛት መጥፎ ስለሆነ ብዙም የምጠቀም አይነት ሰው አይደለሁም። ያው ግን ያ በጣም የምወደው ለስላሳ ነው። ከዛ በተጨማሪ ሻይ እወዳለሁ። በጣም ነው ሻይ የምወደው። ጠዋት ጠዋት በጣም ቀኔን የምጀምርበት ያው ቁርሴን ከበላሁ በኋላ ያው በሻይ ነው። አሁንም ይህንን መልእክት በምልክበት ጊዜ ያው በሻይ ነው አሁን ራሱ ሻይ እየጠጣሁ ነው እና ጠዋት ጠዋት ላይ ሲሆን ምናምን በቃ በጣም ደስ የሚለኝ ነው። ሌላ ደግሞ ወተት ራሱ በጣም ነው ደስ የሚለኝ። ወተትም እወዳለሁ ከሻይ ቀጥሎ ደግሞ እሱን ነው የምወደው። ያው ወተት አንዳንድ ጊዜ ነው። ብዙ የምጠጣ ሰው አይደለሁም እሱንም። ብዙ ጊዜ የምጠጣው ሻይ ነው ከጤናም አንፃር ሻይ ችግር የለውም። ወተት ግን ያው ሲበዛም ያው ትንሽ የሆነ ጉዳት ምናምን ስላለው በብዛት የምጠጣው ሻይ ነው። እና በጣም ነው የምወደው ሻይ ለስላሳ እንዳልኩት ነው፣ አንደኛ የምወደው እሱን ነው። ለስላሳ ነው በጣም የምወደው። ያው ከጤናም አንፃርም ስለሆነ ትንሽ የምርቀው ጤና ያው ከጥቅሙ ይልቅ ጉዳቱን ስለሚያመዝን ያው ቢበዛ ለዛ በጣም ትንሽ የሚያስቸግርን እና ያው ትንሽ ጉዳት የሚያመጣ ነገር ነው ማለት ነው ያው ሻይ ግን ያው ችግር የለውም። በየቀኑም ቢጠጣ ምንም ያው ያው በብዛት እንደውም ያለ ስኳር ነው የሚመከረው ያለ ስኳር ቢጠጣ እኔ ትንሽ በስኳር ነው የምጠጣው ያው በብዛት እንግዲህ ስኳር ስለምጠቀም እኔ ያው ከጤናም አንፃር ጥሩ እንዳልሆነ አውቃለሁ። እንግዲህ ያው የአለም ሁሉ ችግር ስለሆነ ብቻ ትንሽ ይከብዳል ያው እንግዲህ ያው ለማቆም እንሞክራለን እንግዲህ ቢከብድም ያው ምንም የማይለመድ ነገር የለም ሲጀመር ስለዚህ ያው ሻይ ላይም ያ ወተት ላይም እስቲ ለማቆም እንግዲህ ያው ሀሳብ አለኝ ወይም እቅድ አለኝ ለመተው እነዚህን ነገሮች። ያው ከጥቅማቸው ጉዳታቸው ስለሚያመዝን እነዚህን ነገሮች ከስኳር ምናምን ልርቅ አስቤያለሁ። እንግዲህ ለስላሳም ያው ለስላሳ ብወድም እንግዲህ ያው እሱ እንኳን ያው ብዙ ጊዜ የምጠቀም የምጠጣ አይነት ሰው ስላልሆንኩኝ ያን ያህል ከጤናየም አንፃር ብዙም የሚያስገኝ ነገር ስላልሆነ በብዛት የምጠቀመው ሻይና ወተትን ግን ያው ስኳር እንግዲህ እየቀነስኩኝ እየቀነስኩኝ እንደዛ ሳደርግ ሞር አሪፍ ስለሚሆን ብቀንስ ብቀንስ የትንሽ ኮምፕሊትሊ ከማቆም አንድ ነገር ሙሉ ለሙሉ ያው እየቀነሱ ካሁን እኔ የምጠቀመው ለምሳሌ ሁለት ሰዓት ነው ሁለት ማንኪያ ነውና። ሁለት ማንኪያ ነው የምጠቀመው። ሶ ሶ ምንድነው የማደርገው ቀስ እያልኩኝ አንድ ማንኪያ ግማሽ ማንኪያ ምናምን እያደረግኩኝ እንደዛ ብተው ሞር ኢፌክቲቭ እና ሞር አሪፍ የሚሆንልኝ በዛ ነው ያው ዝም ብሎ ከማቆም በኋላ ዝም ብሎ ከማቆም እንትን ነው የሚሆነው በኋላ ልመለስበት ራሱ እችላለሁ የሆነ ድንገት ባቆም ድንገት ልመለስ ስለምችል ያው ቀስ በቀስ እንግዲህ አሁን እንዳልኩት ያው ግማሽ በግማሽ በግማሽ እየቀነስኩ እየቀነስኩ እየቀነስኩ ስመጣ ከዛ በኋላ ላይ ለመተውም አያስቸግረኝም ማለት ነው። ስለዛ ያው እንደዛ አድርጌ እነዚህ ሻይና ወተት ላይ ያሉትን እነዚህን ስኳሮች ማቆም እፈልጋለሁ። ያው በየቀኑም ስለምጠጣቸው እነዚህን በተለይ ሻይ በየቀኑ ስኳር ደግሞ ያው መጥፎም ስለሆነ እነዚህን ነገሮች ባቆም ያው ለጤናዬም አሪፍ እንዲሆንልኝ እነዚህን ነገሮች እንግዲህ ቀስ በቀስ ለመተው እንግዲህ እቅድና አላማ አለኝ። እንግዲህ ያው ለመተው ቀስ በቀስ ወስኛለሁ ማለት ነው።

ኢንተርኔት አሁን በደንብ በደንብ ነው ያለኝ እንጂ። ኢንተርኔት እንትን ሳይሆን የዋይፋይ ሳይሆን ሳይሆን የምጠቀመው እኔ እንትን ነው የምጠቀመው የሞባይል ዳታ ነው የምጠቀመው። እንግዲህ ዋይፋይ በተወሰነ ምክንያቶች እንግዲህ እኛ ቤት አልገባም ለዛ ያው በሞባይል ዳታ ነው የምጠቅመው። ይሄ ትልልቅ የሚባለው ሜጋ ፓኬጅ የሚባሉ ትልቅ በጂቢ የሚቆጠር ፓኬጅ ነው ያለው እና እሱን በገዝቼ ነው የምጠቀመው እና ለብዙ ጊዜ ማለት ነው እስከ ወራት ምናምን የሚቆይ ግን ነው። እሱን እንደው እንደዛ አድርጌ ምጠቀመዉና በጣም አሪፍ ነው። ከጥራትም ከፍጥነትም አንፃር በጣም እንደውም ከዋይፋይም በጣም አሪፍ የሚባለው እሱ ነው ዋይፋይ እና ያው ዳታ አይወዳድርም። ያው እዚህ ትንሽ ኔትርክ ስለሚያስቸግርህ እንትን ነው አሪፍ የሚባለው ያው ሞባይል ዳታ ነው። ለዛ ነው የምጠቀመው እሱን ነው ያው ያ እኛ ቤትም የምጠቀመው እሱን ከፍጥነት አንፃር በጣም አሪፍ ነው ምንም ምንም አያስቸግርም ማለት ነው። ከስንት አንዴ ነው የሚያስቸግረው አዎ እንጅ በጣም በጣም አሪፍ ነው። የሞባይል ዳታ እና ድሮ እንትን አልነበረኝም። ይሄ በትንሽ ብር ነበር የምገዛ በአምስት ብር በአስር ብር የሚገዙ ነበሩና። እነሱን ነበር እመገዛው እነሱ ደግሞ ቶሎ ነበረው የሚያልቁትና አሁን ነው ትንሽ ያው ከማገኘውም ገንዘብ እየቆጠብኩኝ ምን እያልኩኝ እንትን ለማለት እምሞክር ይሄ ለመግዛት እሞክረውና እንደዚህም እየገዛሁ እየጠቀምኩ ነው። ያው ከለ ጥናቴም ስለሚያስፈልገኝ ደግሞ በብዛት የምፈልገው በተለይ ለዚህ አመት ያው አንድም መግዛት የፈለኩት አንድም የምጠቀመው ለጥናት እንዲያገለግልኝ የተለያዩ ቪዲዮዎችን ምናምን የትምህርት ቪዲዮዎችን የምመለከተው የማጠናው በሱም ስለሆነ አያስቸግረኝም። ሳጠናም ያው መብራት ራሱ ቢጠፋም ያው አያስቸግረኝም። ያው ጥናቴ ላይ እንግዲህ ቀኑን ሙሉ ጥናቴን እያጣነው ምዉለው በዛ ነው በጣም አንድም በፍጥነትም ነው እንዲሁም ደግሞ መብራት ቢጠፋም አይቆረጥም። ያው ለምሳሌ አሁን ትላንት ጠፍቶብን ነበር መብራት እኔ ግን ያው ቢጠፋም ያው በሞባይል ዳታ ስለሆነ ያው የማጥናት የማጥናት እድሉም ነበረኝ። እና ያው ዝም ብዬ እያጠናሁ እያጠናሁ ስለሆነ ትንሽ ቻርጅ ነው እንጂ ያው ቻርጅ ነው የሚያሳስበው ያው መብራት ሲጠፋ እንጂ ያው ሞባይል ዳታ ኢንተርኔት እንደዛ አሪፍ ነው። እኔ አይቋረጥብኝም ያው መብራት ቢጠፋም ፍጥነቱም አሪፍ ነው ለጥናቴም በጣም አመቺ ነው። ያው በጣም ያው ስለማጠን ያው ስልኬን ኮምፕሊትሊ የምትጠቀመው ሙሉ ለሙሉ አሁን ላይ ያው ትንሽ ነው ለመዝናነት የምትጠቀመበት እንጂ ያው አብዛኛውን ጊዜ እመጠቀመው ስልኬን ለ በጣም ለትምህርት ትምህርት ነክ ለሆኑ ጉዳዮች ነው። ለትምህርት ስለሆነ ለዛ ነው ማለት።

ያው እኔ ሰዎችን የማስተዋውቀው እንደማንኛውም ሰው ነው። ብዙ ጊዜ ግን ያው ምግብ እንትን ብለው አጋጣሚን በአጋጣሚ ምናምን ነው ሰዎችን እንግዲህ ያው ስራዬ ብዬ አስተዋውቃለሁ ምናምን ብዬ ሰውን ብዙ ማስተዋወቅ አይነት ሰው አይደለም ግን ያው አጋጣሚ ሲገኝ ምናምን ብዙ ሰዎችን አጋጣሚ ሲገኝ ነው ማስተዋወቃቸው እንደዚህ ከሌለ እንደዚህ ነው። ምናምን እያልኩኝ በአጋጣሚ ሁለት ሰዎችን ነው በተለይ ያው ጓደኞቼም እኮ አሁን አንደኛው በአንድ በኩል ጓደኛዬ እኮ ነው አንደኛው ደግሞ እንዲህ በተለያየ ጉዳዮች በስራም ቢሆን ሊሆን ይችላል በትምህርትም ሊሆን ይችላል። በዚህ በዚህ ያው የማቃቸውን ሰዎች ለማስተዋወቅ እንግዲህ እሞክራለሁ ያው ብዙ ጊዜ ያው እንደዛ ነው የማደርገው። አንዳንዴ ደግሞ ያው እንደዚህ ማስተዋወቅ አለብኝ ብዬ ስለማስብ ቆይ ከእንትና ጋር አስተዋውቅሃለሁ ምናምን ከዚህ ሰው ጋር አስተዋውቃለሁ ያንድን ሰው ይዤው ሄጄ ምናምን ነው። የማስተዋውቃቸውና ስለዚህ ያው እንደዚህ ነው ብዙ ጊዜ በቃ የምጠቀመው ዘዴ ይሄንን ነው ማለት ሰዎችን ለማስተዋወቅ።

መብራት ሲቋረጥ ያው እኔ በብዛት ያው እንትን የሚለኝ የሚያሳስበኝ መብራት ሲቋረጥ ወይ መብራት ሲጠፋ እንትን ነው ማደርገው በቃ አንድ ቼክ የማደርገው ነገር ያው ስልኬ ቻርጅ ካለው ነው። ቻርጅ ካለው ምንም የሚያሳስበኝም ነገር የለም ያው ብዙም ለመብላት እንግዲህ ያው ተጠቃሚ አይደለሁም ለምሳሌ ያው ቲቪ ምናምን አላይም እኔ በብዛት ስልኬን የምጠቀመው ያው ለትምህርት ለምናምን ስለሆነ መብላት ደግሞ እኔ በኢንተርኔት ስለምጠቀም ሞባይል ዳታ ስለምጠቀም ያው እንተርኔ መብራት ቢጠፋም ያው ችግር የለብኝም። ያው ትንሽ የሚያሳስበኝ ነገር ያው ቻርጅ ነው አሁን ያልኩት ስልኬን ቻርጅ ትንሽ ፐርሰንት ምናምን ከሆነች ያው በጣም በጣም አስቸጋሪ ነው የሚሆንብኝ ምናምን ብዙ ጊዜ ምናምን ሊያስደብረኝ ሁሉ ይችላል። ምክንያቱም ያው ጥናት ስለሆነ ያው ሙሉ ቀን ነው ጥናት የማጥነው እና ያው የስልኬ ቻርጅ ደግሞ ያው ቢያልቅብኝ ያው ከጥናቴ ስለሚያስተጓጉለኝ ያው እንግዲህ ምን እንደማደርግም አላቅም ቁጭ ብዬ ነው እንትን የምቀመጠው ቀኑን ሙሉ በድብርት ማለት ነው ለዛ ያው መብራት ሲቋረጥ ያው እንደዛ ነው የማደርገው ብዙ ጊዜ ማለት ነው። ያው ግን ደስ የሚለው ነገር እኛ አካባቢ ብዙ ጊዜ መብራት የሚጠፋ አይነት አካባቢ አይደለም። ምንም በቃ የሆነ ቢጠፋ ራሱ ቶሎ ነው ቶሎ ቶሎ ነው የሚመጣው። መብራት ጠፋ ሳይባል ነው ቶሎ የሚመጣው፤ እና ብዙም የሚያስቸግርና የሚያሳስብ ጉዳይ አይደለም። እንትን ደግሞ ይሄ ያው ትላንት እንደውም ትንሽ ያው አንዳንድ የሚጠፋበት ጊዜ አለ ቀኑን ሙሉ ምናምን ያው የዛን ጊዜም ያው ስልኬ ቻርጅ ካለው ችግር የለውም እኔ ምንም አይመስለኝም። ያው ሌላውን ሊያስተጓጉል ይችላል። ያው ግን በኔ ሀሳብ ያው ለኔ ያን ያህል የሚያስቸግረኝ ነገር አደለም ስልኬ ቻርጅ ካለው ማለት ነው፤ ግን ያው ስልኬ ቻርጅ ከሌለው ግን ያው በጣም አስቸጋሪ ነው የሚሆንብኝ። በጣም ለጥናቴም እንቅፋት ነው የሚሆንብኝ በጣም ሊያስቸግረኝም ስለሚችል ያው የመብራት መጥፋት እንግዲህ ያው ይሄን ነው የሚያስከትልብኝ ማለት ነው።

ያው በብዛት ያው የቴክኖሎጂ ችግር በሚያጋጥመኝ ጊዜ ቀድሜ አዎ ችግሩን ነው የምመለከተው ምን አይነት ችግር ነው ይሄ ችግር ምናምን ብዬ ያው በራሴ መፍታት የምችለው አይነት ችግር ከሆነ ያው በራሴ ለመፍታት እሞክራለሁ ትንሽ ደግሞ ያው የሚከብደኝ አይነት ከሆነ አሰሪ ጋር ነው ምወስደው አዝነው ለምሳሌ በብዛት ያው ስልክ በስልክ በተያያዘ ጉዳይ ላይ ያው ችግር ሲያጋጥም ያው ቀድሜ መጀመሪያ የማውቀው አይነት ችግር ከዚህ በፊት የሚያጋጥመኝ አይነት ችግር ከሆነ በራሴ ያው ያንን ችግር ለመፍታት እሞክራለሁ። ያው እንግዲህ የማልችለው ይሄ ችግሩ አዲስ ከሆነብኝ ግን ነው ቀጥታ የማየው እንግዲህ እንትን ነው የሆነ ቪዲዮዎች የዩቲዩብ ቱቶሪያል ምናምን የሚያስተካክሉት ያው እነሱን በመመልከት ነው። መማት እነሱን ተመልክቼ ለመስተካከል እሞክራለሁ እንግዲህ ያው ከዛም በላይ እንግዲህ አልሆን ካለ እንግዲህ ያው ወደ አስር ደቂቃ ነው እንግዲህ መውሰድ ያለብን ያው በራሳችን ያው በራሴ ያው አልሞክርም በራሴ ብሞክር ያው ከባድ ያው ችግሩን ስለማላውቀው ችግሩን ሳላውቅ ያው እንትን ለማስተካከል ብሞክር ጭራሽ ከዛም የበለጠ ችግር ነው የሚፈጠረው ስለዚህ ያው በአፋጣኝ ቶሎ ለሚሰራ ሰው ያው የዚህ ቴክኖሎጂ ሙያ ካለው ሰው ጋር ካለው ሰው ያው ላለው ሰው እሰጣለሁ ማለት ነው። ይሄን ብዙ ጊዜ ያው ከስልክ ጋር በተገናኘ ምናምን ነው የሚያጋጥመኝ ችግር ያው እንደዛ ነው የማደርገው እና ብዙ ጊዜ ያው ችግር ሲያጋጥመኝ ያው ያንን እንትን ነው ያንን ዘዴ ነው የምጠቀመው እና በብዛት ግን ያው እንደውም ያ ይሄን ያህል ችግር እንደውም እስከ አሰሪጋ አስከመውሰድ ምናምን የሚያስቸግር ችግር ብዙ አያገጥምም ያው ከስልኬምጋ ያው ብዙ የሚያስቸግረኝ ነገር የለም ያው ሌሎቹን ነገሮች ግን አዎ ሌላ የቴክኖሎጂ እቃ ምናምን አይነት ከሆነ ኝ ያው እንደነዚህ አይነት እቃዎች ከሆኑ ብዙ ጊዜ እነሱም ያው እንደ አሁኑ እንደ ስልኬ እንዳልኩት ስልኬን እንዳማረግ ያው በራሴ ለመፍታት እሞክራለሁ መጀመሪያ ላይ በራሴ መፍታት ከከበደኝ ነው እንግዲህ በአስቸኳይ ለአሰሪ እንትን የማደርገው ይሄ ለሚሰራ ሰው የምሰጠው እና ያው እንደዛ ነው የማደርገው ማለት ነው።